በስራህ ላይ ምን ተግዳሮት አለ የሚል ጥያቄ? ተጠይቋል። በስራችን ላይ የተለያዩ ተግዳሮቶች ሊገጥሙን ይችላሉ። ከእነኚህ ተግዳሮቶች መካከል ከስራ ባልደረቦቻችን ጋር ወይም ከሌሎች ሰራተኞች ጋር ጥሩ ያልሆነ ግንኙነት ሊኖረን ይችላል። ይህ ከሰራተኞች ወይም ከስራ ባልደረቦች ጋር ጥሩ ያልሆነ ግንኙነት ሲኖረን ለስራችን ያለን ፍላጎት በከፍተኛ ሁኔታ ይቀንሳል። በዚህም ምክንያት ለስራችን ወይም ውጤታማ ስራ እንዳንሰራ ሊያደርግን ስለሚችል አሉታዊ የሆነ ተጽዕኖ አለው። ማለት ነው።